የስልክ ባትሪ እንደ አጠቃቀሙ ለረጅም ጊዜ የሚቆይበት ጊዜ ይኖራል ግን እንደየ አጠቃቀሙ በአጭር ጊዜ የሚያልቅበት ጊዜ ይኖራል ስለዚህ ለስልክ ባትሪ የመቆየት ወይም ለጊዜው ርዝማኔ ዋና ወሳኙ ነገር አጠቃቀማችን ነው። ስልክ በመደወል ብቻ፣ ቪዲዮ በመመልከት፣ ድምጽ በመቅረጽ፣ ቪዲዮ በመቅረጽ እንደዚህ ሙዚቃዎችን በመጫወት፣ ጌም በመጫወት በመሳሰሉ ነገሮች ሁሉ የሚቆይበት የጊዜ መጠን የተለያየ ይሆናል ስለዚህ የስልካችን የባትሪ መጠኑ የባትሪው የቆይታ ጊዜ የሚወሰነው እንደየ አጠቃቀማችን ነው። ከዚህ በተጨማሪ ግን ስልኮቻችን በምንጭናቸው አፕሊኬሽኖች ምክንያት በርካታ ባትሪ የሚወስዱ አፕሊኬሽኖች አሉ እንደነዚህ ያሉ አፕሊኬሽኖችም ባትሪዎቻችንን አጭር እንዲሆን በአጭሩ ቶሎ እንዲያልቅ በጣም ከፍተኛውን ሚና የሚጫወቱ ናቸው። የስልካችን ባትሪም በራሱ የተሰራበት መያዝ የሚችልበት መጠንም እንደዚሁ በሶስት ሺህ ሚሊ አምፒር የሚሰራ አለ በአምስት ሺህ በስድስት ሺህ ሚሊ አምፒር አለ ይሄ የባትሪው የሚሊ አምፒር መጠኑ በጣም እየጨመረ በሄደ ቁጥር የቆየታ ጊዜውም እንደዚሁ እየጨመረ ይሄዳል ማለት ነው። የሚሊ አምፒር መጠኑ ዝቅ እያለ ከመጣ ደግሞ ባትሪው የሚቆይበት የጊዜ መጠንም እንደዚሁ ዝቅተኛ ነው ከዚህ በተጨማሪ ደግሞ በተመሳሳይ ሚሊየን አምፒር ላይ ሆኖ እንኳን በስልኮች ባህሪም የሚቀያየር አለ። ለምሳሌ የቁጥር ስልኮች ለመደወል ብቻ ነው ብዙ ጊዜ የምንጠቀምባቸው ከዚህ በተጨማሪ ስልክ ልንደውልባቸው ካልኩሌት ልናደርግባቸው ወይም የስሌት ስራዎችን ልንሰራባቸው መደመር መቀነስ ማባዛት የመሳሰሉ የሂሳብ ስሌቶችን ብቻ ልንሰራባቸው የምንችል ከዚያ ውጪ ግን ሰዓት ልንጠቀምባቸው የምንችል ስልኮች ናቸው እነዚህ የቁጥር ስልኮች በትንሽ ሚሊ አምፒር እንኳን ሳምንት ሁለት ሳምንት የመቀመጥ እድል አላቸው ይቆያሉ በጣም ባትሪ ቶሎ ቶሎ አይጨርሱም የነዚህ ስማርት ፎን የሚባሉት ደግሞ ብዙ አገልግሎት ስለሚሰጡ የኢንተርኔት አገልግሎት አለ፣ እንደዚህ ከኢንተርኔት አገልግሎቱ በተጨማሪ ደግሞ ሙዚቃዎችን ቪዲዮዎችን የመመልከት የማጫወት ምናምን አለ ቪዲዮ ቀረጻ ኤዲቲንግ ሁሉ ይሰራበታል ስለዚህ ይሄ ሁሉ ስለሚሰራበት የባትሪው የቆይታ ጊዜ እያጠረ ይሄዳል። ከዚህ በተጨማሪ ደግሞ የስልኩ የቆይታ ጊዜም ስልኩ በጣም ብዙ ጊዜ በተጠቀምንበት ቁጥር እየቀነሰ እየቀነሰ ይመጣል ሀይል የማጠራቀሙ ጉዳይ እየቀነሰ ይመጣል ስለዚህ በጣም ለረጅም አመታት የተጠቀምንባቸው ስልኮች እንትናቸው ባትሪያቸው እየቀነሰ ይመጣል አሁን ይህ እኔ እየተጠቀምኩበት ያለ አሁን እየቀረጽኩበት ያለው ስልክ ወደ ሰባት አመት አካባቢ የተጠቀምኩበት ስልክ ነው። ይሄ ስልክ በመጀመሪያ አካባቢ ወዲያው እንደተገዛ በአዲስነቱ እስከ ሁለት ቀን ድረስ የመያዝ ችሎታ ነበረው ስድስት ሺህ ሚሊየን ብር ነው እንደ ልቤ ተጠቅሜ ሁለት ቀን የመጠቀም እድሉ ነበረኝ አሁን እየቀነሰ እየቀነሰ መጥቶ የአንድ ቀን ሆኗል ሌሊቱን ሙሉ ቻርጅ ይደረጋል ቀን ሙሉውን እጠቀምበታለሁ። በጣም ቪዲዮዎችን የማበዛ ኢንተርኔት ላይ ብዙ የማሳልፍ ከሆነ ቪዲዮ ኤዲት የማደርግ ከሆነ ደግሞ ከአንድ ቀኑም ያነሰ በግማሽ ቀንም ሊያልቅ የሚችልበት አጋጣሚ እየተፈጠረ ነው፣ ስለዚህ የስልኩ ባትሪ እንደየ እንደ ስልኩም አጠቃቀማችን ሁኔታ የሚለያይ ይሆናል ማለት ነው ከዚህ አንፃር ስልኮች የተለያየ ባትሪ አጠቃቀም ስላላቸውም ውስን የሆነና እንዲህ ያህል ይቆያል ተብሎ ሊገለጥ የሚችልበት የራሱ የሆነ አንድ ወጥ የሆነ መመሪያ የላቸውም ምክንያቱም የምንጠቀመው ነገር ይወስነዋል አጠቃቀማችን ወሳኝነት አለው ይሄን አጠቃቀማችንን መሰረት ያደረገ ቆይታ ይኖረዋል ማለት ነው።

ስብሰባዎች የተለያዩ ሀሳቦችን ለማንሳት አጀንዳዎችን አንስቶ በአጀንዳዎች ዙሪያ የጋራ አቋም ለመያዝ ለመወያየት ለመነጋገር ለመመካከር ሀሳቦችን ለመስጠት ሀሳቦችንም ለመቀበል የሚያግዝ ነው። ስለዚህ እንደየ ስራ ሁኔታው በተለያዩ ጊዜ ስብሰባዎችን እናደርጋለን ነገር ግን ሁልጊዜም ቢሆን በየወሩ በወሩ መጨረሻ ቀን ላይ ሁላችንም ተገናኝተን ስለ ስራችን ሁኔታ ያንን ወር እንዴት እንዳሳለፍነው በደንብ አድርገን እንነጋገራለን። ወደ ቀጣዩ ሂደት ደግሞ ለማለፍም ቀጣዩን ወር ለመቀበል እንደዚሁ ከዚህ በፊት የነበሩ ስህተቶቻችንን እያረምን የቀጣዩን ወር ደግሞ ለማስተካከል። የስብሰባ ጊዜያችንን ወር በገባ በመጨረሻው ያደረግነው በዚህ ምክንያት ነው። አዲሱን ወርም ለመቀበል ከዚህ በፊት የሰራናቸውን ደካማ ጎኖች። ቀርፈን ጠንካራ ጎኖቻችንን አጉልተን ወደ ቀጣዩ ለመሸጋገር ስንል በየወሩ መጨረሻ ላይ ስብሰባዎችን እናደርጋለን። ነገር ግን ይህ በየወሩ የምናደርገው ስብሰባ መደበኛ የሆነ ቋሚ ሁልጊዜ የምናደርገው ይሁን እንጂ አንዳንድ አስቸኳይ የሆኑ ጉዳዮች ሲገጥሙ ከተለያዩ ቦታዎች ደግሞ መመሪያዎች ሲመጡ አቅጣጫዎችን መጠቆም ስለ ስራዎችም መነጋገር በሚያስፈልገን ጊዜ አስቸኳይ የሆኑ ስብሰባዎችን እናደርጋለን። እነዚህ አስቸኳይ የሆኑ ስብሰባዎች ከሀላፊው በኩል ጥሪ የሚደረግልንና በአንድ ቢሮ ላይ ተሰባስበን በመጀመሪያ ደረጃ አጀንዳዎቹ በሙሉ ይነገራሉ ዛሬ የምንወያየው በእነዚህ በእነዚህ በእነዚህ ጉዳዮች ነው። ተብሎ መልእክት ይተላለፋል በእነዚህ ሀሳቦች ጉዳይ ላይ ከላየ የመጣ ወይም ደግሞ መተላለፍ ያለበትን መልእክት ማብራሪያ ይሰጣል። ሰብሳቢው ሰብሳቢው ማብራሪያ ከሰጠ በኋላ ሁሉም ተሳታፊዎች የተሰማቸውንና እነሱ ማብራሪያ ከሰጠው ከሀላፊው የያዟቸውን አንዳንድ ማስታወሻዎች። መጠየቅም ያለባቸውን እየጠየቁ ማብራሪያ መጠየቅ የሚጠበቅባቸው ከሆነ ደግሞ ሰፋ ያለ ማብራሪያ እንዲሰጥበት። ምላሽ የሚያሰጡ ጉዳዮች ካሉ ወይም ከዋናው ከተሰባሳቢዎች ግብረ መልስ የሚሰጥበት አቅጣጫ የሚነገርበት የሚጠቆምበት ከዚህ አንፃር ነው። በዚህ በዚህ ምክንያት ነው ብሎ ማስረዳት የሚያስፈልግ ሲሆን ደግሞ እንደዚሁ ከተሰብሰቢው በኩል ወደ ሀላፊዎች የሚተላለፍ ሀሳብ አለ። ስብሰባ አንድ አቅጣጫ ብቻ መሆን የለበትም ብዙ ጊዜ የተለመደው የስብሰባ ባህሪ ይሄ ነው። ይሄ አይነት ስብሰባ በጣም አሰልቺ ነው። ከላይ ተቀምጦ መመሪያ የሚያወርድበት ይህን ይህንን ስሩ ይህንን ይህንን ፈጽሙ እንደዚህ ባታደርጉ ግን እንዲህ ታጣላችሁ የሚል ማስፈራሪያና ዛቻ ያለበት የስብሰባ አይነት ብዙ ጊዜ አይመቸኝም። ምክንያቱም ከእኛም የሆነ ሀሳብ መቀበል አለባቸው ስብሰባ የሚባለው ይሄ ነው። ከዚያ ውጭ ከሆነ ግን ደብዳቤ ጽፎ ጊዜ ሳያባክኑ በአንድ ተሰብስቦ ክፉውንም በጎውንም ቃል ሳይመላለሱ በደብዳቤ ብቻ ደብዳቤውን አንብቦ ያንን ተግባራዊ ማድረግ የሚቻልበት ህግ አለ። ያንን ማድረግ እየተቻለ ግን በአንድ ሰብስቦ ሰውን ብዙ ነገር ካወራ በኋላ እናንተም ሀሳባችሁን ስጡ ይላሉ ሀሳብ ይቀበላሉ ግን የተቀበሉትን ሀሳብ መጨረሻ ላይ ያፈርሱታል እናንተ ያነሳችሁት ሀሳብ ምንም ይሁን ምን ተቀባይነት የለውም። አሁን እንድትፈጽሙት በትክክል መስራት አለባችሁ ብለው እነሱ የያዙትን ሀሳብ ብቻ ተናግረው የእነሱን ስሜት ብቻ ወደ አድማጮች ወደ ተሰብሰቢዎች ደፍተውት የሚሄዱበት አጋጣሚ አለ። እንደነዚህ ያሉ ስብሰባዎች ላይ መሳተፍ በጣም የሚያስጠላና የሚያሰለች ነው በጣም አሰልች ነው። ምክንያቱም እኛ የምንሰጠውም የኛም ድምጽ የኛም መብት መጠበቅ አለበት። የተሰብሰቢዎችን መብት የማንጠብቅ የተሳብሳቢዎችን ሀሳብ የማናከብር የማንሰበስብ ከሆነ ሰዎችን መሰብሰቡ ትርጉም አልባ ነው የሚሆነው። ስለዚህ ብዙ ጊዜ እኛ የምንሰባሰበው በየወሩ መጨረሻ ቢሆንም ግን አንዳንድ አስቸኳይ ጉዳዮች ሲመጡ እንደዚህ በየጊዜው ልንሰበሰብ እንችላለን። ከዚህ በተጨማሪም እንደ አጠቃላይ ደግሞ ሁሉም የስራ ክፍሎች በአንድ የምንገናኝበት በየስድስት ወሩ የስራ አፈጻጸሙን የምንገመግምበት የምንወያይበት የምንመካከርበት አለ። እንደዚህ በአመት ሁለት ጊዜ የሆነ ማለት ነው። በዚህ መልኩ ነው ስብሰባዎችን የምናካሂድ

ሃይማኖታዊ ግብሮች የሚከበሩ ናቸው። ሃይማኖታዊ ግብር ከሌላው ሁሉ ክብር ያለው በጣም ሁሉም ሰው ሊያከብረው የሚገባ ጉዳይ ነው። ምክንያቱም ሃይማኖት ስለ ምድራዊ ነገር የሚያወራ አይደለም። ሃይማኖት ሰማያዊ ነገርን ከሞት ባሻግር ስለሚኖር ዘላለማዊ ህይወት የሚያስተምር የሚመክር ነው። ስለዚህ ሃይማኖታዊ ግብሮች በብዛት ብቻ ሳይሆን ሁሉም የሚባለው ሃይማኖታዊ ግብር መልካም ስነምግባርን የሚይዙ ሰው በሙሉ በጎ ነገሮችን እንዲሰራ መልካም የሚባሉ ነገሮችን በጎ አድራጎት ስራዎችን እንዲያደርግ እንዲያከናውን በመልካም ነገር ሁሉ ላይ እንዲሰለጥንና እንዲመላለስ ነው። የሚያስረዳን ስለዚህ የሃይማኖታዊ ግብርንም አናከብር ከሆነ ከዚህ ከበጎ መስመር ወጥተን ወደ ክፉ መስመር እንሄዳለን ማለት ነው። ሃይማኖት በጣም እምትባል ስለዚህ ነው ጭንቅ መንገድ ናት ጠበብ ያለች መንገድ አለም ላይ ያለው ሰፊ መንገድ ነው። አለም በማጭበርበር በመስረቅ በመዝለፍ በመስከር በመብላት በመጠጣት በመጠገብ እንደዚህ ዝም ብሎ የሆነ እንስሳዊ የሆነ ኑሮንና እንስሳዊ የሆነ አካሄድን የሚያለማምድ ነው። ሃይማኖት ደግሞ ከዚህ ከእንስሳዊ መንገድ አውጥቶ መላእካዊ መንገድ እንዲሆን መላእካዊ መንገድን እንዲከተል የመላእካዊ ባህሪን እንዲያዳብር እንዲያጎለብት የሚያስተምር ነው። ስለዚህ ከዚህ ሰፊ ከሚባለው መንገድ ከአለም ጎትቶ ወደዚህ ወደ ጠባቧ መንገድ ሊመራን የሚችል ሃይማኖት ነው። ይሄ ደግሞ በግብሮቹ ነው በውስጥ በሚኖሩ ሃይማኖታዊ ስራዎች ናቸው። ሃይማኖት ውስጥ የሚሰሩ ስራዎች አሉ እንደ ጾም ጸሎት ስግደት ምጽዋት በጎ ነገር መስራት አለ ማመን መታመን አለ። ስለዚህ በሃይማኖት ላይ ማመንና መታመን ካለ እግዚአብሔርን ስናምን እኛ ደግሞ ለእግዚአብሔር የምንታመንበት መገለጫዎች አሉ ጾም ጸሎት በዚህ በልኩ የምናመጣቸው ነው። ሰው በመራብ ሀይል ጉልበቱን በማሳጣት ይሄ ሰው ወደ ክፉ መንገድ ይጓዝበት የነበረውን እግሩን እንዲሰበስብ ሊሰርቅ የሰደደውን እጁን እንዲሰበስብ ክፉ ሊናገር ክፉ ሊሰራበት የተመኘውን አይምሮውን ወደዚህ ወደ መልካም ነገር እንዲያመጣው የሚያደርጉ ስራዎች ያአሉበት ነው። ስለዚህ ሃይማኖታዊ ግብር ሊከበሩ የሚገባቸው መልካም ግብሮች ናቸው ብዬ አስባለሁ። እነዚህን ሁሉም ሰው ቢያከብራቸውም በሀገራችን በአለማችን ውስጥ ዘራፊ ወይም የሚሰርቅ አይኖርም። የሚገድል አይኖርም የሚቀጥፍ አይኖርም ሙስና የሚቀበል ጉቦ የሚቀበል አይኖርም። ሌላም ሌላም ብዙ ወንጀል ተብለው የሚሰሩ ስራዎች አይኖሩም። እነዚህ ስራዎች ከሌሉ ደግሞ በዚህ በዚህ ረገድ ላይ የሚሰሩ የፖሊስ እና ሰላም አስከባሪም የሚባሉ ኃይላት በሙሉ በዚህ ውስጥ አይኖርም ነበር እነዚህ ሌላ ስራ ይሰሩ ነበር ማለት ነው። ለልማት ይውል የሚውል ጉልበት ይሄ ለሌላ ያውሉትና ለልማት ይጠቀሙበት የነበረውን ጉልበት ነው። አሁን በአለም ላይ ያለው የመሰራረቁ የመዘራረፉ ነገር እንትን እያላቸው እነሱ ይሄን ስራ እንዲሰሩ የተገደዱት ከዚህ የተነሳ ነው። ሁሉም ሰው ግን ይሄን ሃይማኖታዊ ግብርን እሚያከብር ቢሆን ከዚህ ሁሉ ነፃ ይሆናል። እኛ በልጅነት እድሜያችን በደረስንባቸው ጊዜያት እንኳን የሰው ቤት በምንም ቁልፍ ሳይቆለፍ ሌት ከቀን የሚያድርበት ጊዜ ነበር ከብቶች ከውጭ አድሩ ነበር። በግ ፍየል አህያ ከውጭ የሚያድርበት ጊዜ ነበረ። አሁን ግን ቁልፍ ተቆልፎ እንኳን ቁልፉንም ሰብረው እየገቡ ዝርፊያ የሚፈጸምበት ሆኗል። ይሄ ሰው ሃይማኖታዊ የሆነውን ግብሩን ከመርሳቱ አንፃር ለሃይማኖት የሚሰጠው ትርጉም ዝቅተኛ ከመሆኑ ኃጢአት መስራት ለእሱ እንደ ጽድቅ ሆኖ በሰፊው የአለም ጎዳና እየተጓዘ ያለ ሰው ስለሆነ ነው። ውጭ ላይ የሚያድሩ ከብቶችን አሁን ውስጥ እንኳን ገብቶ ሰርስሮ ገብቶ ከብቶችን በውሉ ይዞ የሚሄድበት የሚዘረፍበት የሚሰረቅበት ጊዜ ላይ ደርሰናል። በጣም ብዙ አጭበርባሪዎች የኖሩበት የበዙበት አለም እንዲሆን ተገዷል። ይሄ ሃይማኖትን ከመርሳት ሃይማኖታዊ ግብርን ከመተው አንፃር የሚመጣ ነው። ስለዚህ ሃይማኖታዊ ግብርን ማክበር የውዴታ ግዴታ መሆን አለበት

ጨው ምግብን ለማጣፈጥ የምንጠቀምበት አንዱ ጥሬ እቃ ነው በምግብ ዝግጅት ሂደት ላይ የተለያዩ ምግቦችን አዘጋጅተን መጨረሻ ላይ ጨው መጨመራችን ግዴታ ነው ምክንያቱም የመጨረሻውን ጣዕም የሚወስነውና ምግባችንን ጣፋጭ የሚያደርግልን የጨው መጠን ነው። ነገር ግን ይሄ የምንጨምረው የጨው መጠን ደግሞ መጠኑን ጠብቀን እንዳይበዛም እንዳያንስም እየቀመስን ማድረግ አለብን። ብዙ በምንሰራበት ጊዜ መጠኑን አውቀን የምንጨምረውን አንድ ማንካ መጨመር ሁለት ማንካ ሶስት ማንካ የሚለውን ነገር መጨመር ያለብን እየቀመስን መሆን አለበት በጣም ጨው የሚበዛ ከሆነ ለተለያዩ ህመሞች ስለሚዳርግ ያንን የተለያዩ ህመሞችን ደግሞ ለማከም ብዙ ወጪዎችን ይጠይቃል። ጨው በተለያየ መልኩ ይዘጋጃል አሁን አይኦዲን ጨው ተብሎ ተፈጭቶ የሚሸጥ ጨዋል አንኳር ሆኖ ደግሞ ሳይፈጭ ቀጥታ እንደመጣ ታሽጎ የሚቀርብም ጨው አለ። እነዚህን ጨዎች በመጀመሪያ ደረጃ ያንን ትልልቁን የምንጠቀም ከሆነ ቀደም ብለን አድርገን ወይም አሟሙተን መጠቀም ይኖርብናል። ከዛ የተፈጨውን ደግሞ የምናደርግ ከሆነ ወጡ ከጨረስን ከአፍልተን ጨርሰን ለምግብ ሊቀርብ ሲል አካባቢን ብናደርገው በቀላሉ መዋሃድ ይችላል ምክንያቱም የተፈጨነው በቀላሉ የሚሟሟ ነው። እንደዚህ አድርገን እንጠቀማለን። ጨውን ማብዛት የሚፈጥረው ነገር ምንድነው? ቢባል ከሚፈጥራቸው የተለያዩ ህመሞች መካከል አንደኛው የኩላሊት ህመም ነው። የጨው መብዛት የኩላሊት ህመምን ያስከትላል። ስለዚህ ይህንን ህመም ለመከላከል ሲባል ጨውን በመጠን ማድረግ ግዴታ ነው። አንዳንዴ በጣም ጨው ሲበዛ የሚወዱ ሰዎች አሉ። አንዳንዶቹ ደግሞ ጨው እንዲኖርበት አይፈልጉም በተለይ የግፊት የስኳር ህመም ተጋላጭ የሆኑ ሰዎች ጨው እንዲበሉ አይመከርም። የጨውን መብዛት ይቃወማሉ ጨው ከበዛ ወዲያውኑ ይተውታል። ከእነርሱ ጋር አብሮ መብላት የሚከብደው ሰው አለ። ምክንያቱም እነርሱ የጨውን መጠን ዝቅ አድርገው ስለሚያደርጉት ጣዕሙ ዝቅተኛ ነው የሚሆነው። መካከለኛ የሆነ ጣዕም እንዲኖረው የተመጠነ ነገር ያስፈልገዋል። በጣም የሚበዛ ሲሆን ደግሞ ያቃጥላል። ስለዚህ ይሄንን የሚያቃጥለውን እና በጣም ሲበዛ ለሌላ ለተለያዩ ለግፊት ለስኳር ለኩላሊት ህመም ሚያጋልጥ ስለሆነ መጠኑን ቀንሰን በመጠኑ መጠቀም ጥሩ ነው። ይህንን ለማድረግ ግን ምን ጊዜም ቢሆን የምንሰራውን ነገር እየቀመስን እየመጠን ማድረግ አለብን። ቀምሰን መጥነን የማናደርግ ከሆነ ለተለያዩ ህመሞች በሚያጋልጥ የጨው መብዛት ምክንያት ህመሞችን ልንሸምት እንችላለን

ወደ ስራ ስገባ የራሴን ልብስ እለብሳለሁ ይሄ እንደማንኛውም የምለብሰው የስራ ልብስ አለኝ። ሁሉም ስራዎች እንደዚህ ያለ ባህሪ የሌላቸው አሉ። በርግጥ ሁሉም ስራዎች የራሳቸውን አይነት ስታይል ይከተላሉ። ለምሳሌ ባንኮች አካባቢ ላይ ብንሄድ ሱፍ ካራባት እንደዚሁም ደግሞ በንጽህናው የተጠበቀ ጫማ። የቆዳ ጫማዎችን እንዲለብሱ እንደዚህ አድርገው ራሳቸውን ታማኝ ሆነው እንዲታዩ እንዲረዳቸው አድርገው እንደዚህ ያሉ አለባበሶችን ይለብሳሉ። የጋራይዥ ሰራተኞች የሚለብሱት ደግሞ የራሱ የሆነ ልብስ አለ ቱታ ይለብሳሉ። ምክንያቱም ከዚህ ከመሬት ጋራም ተኝተው ግሬስ እየነካቸው የተለያዩ የነዳጆች ነገሮች ዘይቱ ሁሉ እየነካቸው ስለሚሰሩ ልብሳቸው ያንን ነገር እንዲቋቋም ሆኖ የተሰራ ልብስ ይጠቀማሉ። የሱቅ ላይ የሚሰሩ ሰዎችም እንደዚሁ የተለየ ዩኒፎርም ይለፍሳሉ። ህክምና ላይ የሚሰሩ ሰዎች ነጭ ጋውን ይለብሳሉ የአፍ ማስክ ሁሉ ይጠቀማሉ። መምህራንም እንደዚሁ ረዘም ያለ ጋውን ይጠቀማሉ ይሄችወክ ለመከላከል ይረዳቸዋል። የቀን ሰራተኞች በሸክም ሚተዳደሩት ደግሞ ሸክማቸው የተለያየ ሸክም ስለሆነ ቆሻሻውንም ንጹሁንም የሚሸከሙ ስለሆነ ይሄ ሰውነታቸው ላይ ልብሳቸው ላይ እያረፈ ልብሳቸው እንዳይቆሽሽ እነሱም የሚጠቀሙት ጋውናል። ይሄ ለስራ ተብሎ የሚለበስ ልብስ ነው። የኮንስትራክሽን ላይ ደግሞ ስንመጣ ለየት ባለ መልኩ ከላይ ከራሳቸው ሄልሜት ከታች ደግሞ የእግራቸው ላይ የሚጠቀሙት ጠንከር ያለ ጫማ ወይም ምስማር ቆርቆሮ የመሳሰሉት ስለታማና ሹል የሆኑ ነገሮች እንዳይቆርጧቸው እንዳይወጓቸው እንደዚህ አይነት ጫማ ይለብሳሉ። እኔ የምሰራው አሁን ኮንስትራክሽን ላይ ነው። ስለዚህ በኮንስትራክሽን በምሰራው ስራ ላይ ከላይ ሄልሜት እጠቀማለሁ ይህንን ማደርገው ከላይ በምንሰራበት ጊዜ ብሎኬት ሊወድቅ ይችላል ሚወድቅበት አጋጣሚም አለ እንጨት ሊወድቅ ይችላል የተለያዩን ቁሳቁሶች ከላይ የሚጠቀሙባቸው ሊወድቁ ይችላሉ እነዚህ ወደቁ እቃዎች አናታችን ላይ ቢያርፉ ከፍተኛ የሆነ ጉዳት ያሳድራሉ ስለዚህ ከላይ ሄልሜት ስለምንጠቀም የሚያርፉ ነገሮችን ይከላከልናል። በአጋጣሚ ደግሞ አይበለውና በተለያዩ ምክንያቶች ከዛ ከምንሰራበት ላይ ብንወድቅ እና ወደ መሬት ከመሬቱ ጋራ ብንጋጭ ከድንገይ ጋራ ብንጋጭ የራሳችንን ይሄን ጭንቅላታችንን አካባቢ ሊከላከልልን ሚችለው ሄልሚየት ነው። በመጀመሪያ ሄልሜቱን ነው የሚያገኘው ከዚያ በኋላ ነው ወደ ጭንቅላታችን ግን ይሄንን ሄልሜት ካላደረግነው ቀጥታ ጭንቅላታችን ከድንጋይ ጋር ከመሬት ጋራ ከተለያዩ ሹልና ስለታማ ነገሮች ጋራ ወድቆ ከፍተኛ የሆነ ጉዳት ሊደርስ ሊደርስብን ይችላል። ስለዚህ ሄልሜት እጠቀማለህ። ጋውን እንደዚሁ አብረቅራቂ ልብስ እጠቀማለሁ። ከአብረቅራቂው ልብስ ጋራ አብሮ ሚሄድ ደግሞ እንደዚሁ ጠንከር ያለ ሱሪና ጫማ እጠቀማለሁ ጫማዬ በተለይ ጫማው ሴፍቲ ሹዝ ሚባል የደህንነት ጫማ ነው። ደህንነታችንን ሊያስጠብቅ ሚችል ከእስር የተለያዩሽ ስለታማ የሆኑ ነገሮችን ምክንያቱም እዛ በምንሰራበት የኮንስትራክሽን ስራ ላይ የሾለ ምስማር ሊያጋጥም ይችላል። ፌሮ ሊያጋጥም ይችላል ፌሮ የታሰረባቸው ብረቶች ሊያጋጥሙ ይችላሉ። ብሎኬቱ ጠጠሩ አሸው ይሄ ሁሉ በሙሉ ጉዳት የሚያስከትል ነው። በተለይ በኖርማል በሆነ ኦርዲናሪ በሆነ ጫማ ላይ በስቶት ሁሉ የሚያልፍ አጋጣሚ ይኖራል ያ ደግሞ ወግቶ እግራችንን ለህመም ይዳርገናል። እንደዛ ከሆን ደግሞ ስራው ላይ መቀጠል አንችልም። ይሄ የሴፍቲ ሹዝ ግን ይሄንን ሁሉ ተከላክሎ እኛን ደህንነታችንን የእግራችንን ደህንነት ጠብቆ በሰላም ስራችንን እንድንሰራ የሚያግዘን ጫማ ነውና። እና ለዚህ ስራ ተብሎ ምለብሰው ልብስ ይህንን ይመስላል ማለት ነው

አመራርነት በጣም አቅጣጫ መጠቆም ሀሳብ መስጠት። ጠንካራና ደካማ ጎኖችን መለየት እቅድ ማቀድን እቅዱን መተግበርን ማስፈጸምን ይህንን ሁሉ ሊያጠቃልል የሚችል ነው። ጠንካራ የሆነ አመራር የሚባለው ደግሞ ይሄ ነው። በእቅዱ መሰረት የሚሄድ እቅዱን በትክክል የሚያስፈጽም የሚያስተገብር ሌሎችን የሚያዳምጥ ለሌሎችም መልእክት የሚያደርስ ቁጡ ያልሆነ ታጋሽ ብርቱ ለረጅም ጊዜ በአግባቡ ያንን የጀመረውን ስራ እስኪፈጽም ድረስ በትጋት እና በብርታት የሚቀጥል የሚሰራ ሰው መሆን አለበት። እንደዚህ ነው ሚናውን ተወጣ የሚባለው ከዚያ ውጪ ከሆነ ግን ለስሙ ብቻ የሚቀመጥ አመራር ነው የሚሆነው። ስለዚህ ልዩ ልዩ የሆኑ ስራዎች አሉ በጣም በርካታ የሆኑ የሚታቀዱ ስራዎች አሉ እነዚህን የሚታቀዱ ስራዎችን። በመጀመሪያ ደረጃ እቅዳችንን በደንብ አድርገን ልንመለከተው ይገባል። የትኛው ከየትኛው ቀድሞ መሰራት አለበት የሚለውን የስራም ቅደም ተከተል ማስቀመጥን ሁሉ። ከዛ ደግሞ ያንን ስራ የሚሰሩት እነማን ናቸው ሊፈጽሙ የሚችሉ ፈጻሚ አካላትን። ያንን በሚፈጽሙበት ጊዜ በጀት የሚያስፈልግበት አጋጣሚ ሊኖር ይችላል። በጀት የሚያስፈልግ ከሆነ ደግሞ ያንን በጀት ከየት ይገኛል የበጀት ምንጩን መለየት። እንደዚህ እንደዚህ እያደረግን እያንዳንዱን ነገር በአግባቡ የሚመራ የሚያስተዳድር ነው አመራር ማለት ይህ ነው የአመራርነት ሚናን መወጣት ማለት በዚህ መልኩ ነው። አንድ አመራር ከሚመራቸው ሰዎች አቅጣጫ ከሚሰጣቸው ሰዎች ጋራ ጥሩ የሆነ ግንኙነት ሊኖረው ይገባል። በሁለቱ መካከል በመሪውና በተመሪው መካከል። ጥላቻ ካለ ንግግራቸው መልካም ካልሆነ ጥሩ የሆነ መስተጋብር በመካከላቸው ፍቅር ከሌለ አንደኛው አንደኛውን ለመክሰስ ጥፋት ለመፈለግ ስህተት ፈላጊ ወደ መሆን ያመራል ስህተት ፈላጊዎች ደግሞ ብዙ ጊዜ የሰዎችን ጠንካራ ጎን አይመለከቱም ምንም አይነት ጥንካሬ ቢኖራቸው ምንም አይነት ተቋሙን ከፍ ሊያደርግ የሚችል ሀሳብ ቢያፈልቁ እነዚህን ሰዎች በበጎ ሳይሆን በክፉ ነው የሚመለከቷቸው ስለዚህ አንድ አመራር ይህንን ሁሉ መተው አለበት። ስራ ብቻ የሚያገናኘው እስከሆነ ድረስ ሰው በስራ ጉዳይ ይሄንን ስራው ይሄንን አትስራው በማለት ሌላኛው ደግሞ ይሄንን እሰራለሁ ይሄንን አልሰራም በማለት ጭቅጭቆች ሊፈጠሩ ይችሉ ይሆናል። ግን ይሄንን ጉዳይ ከፍ አድርጎ ወደ ማህበራዊ ጉዳዮች ላይ ሰላምታ እስከመነሳሳት ድረስ ከዛ አንዱ አንዱን ለማጥቃት ያይጥና የድመት አይነት አቅጣጫ እንቅስቃሴ መኖር ይህንን ይህንን ሁሉ ማስወገድ ያስፈልጋል። በአመራርነት ውስጥ የሚቀመጥ ሰው አንድን ሰው መመዘን ያለበት በሚሰራው ስራ ነው። እኔ አመራር ላይ ሆኜ ተቀምጬ አቅጣጫ ስሰጣቸው እቅድ አቅጄ እቅዱን እንዲፈጽሙ እንዲተገብሩ ሳዛቸው ያንን እቅድ በአግባቡ የሚፈጽሙ ሰዎች አሉ። ያንን ደግሞ የማይፈጽሙ ሰዎች አሉ። የሚፈጽሙ ሰዎችን ማበረታታት የማይፈጽሙ ሰዎችን ደግሞ ያልፈጸሙበትን ምክንያት መረዳት እንጂ እነዚህ ሰዎች ስላልፈጸሙት የሆነ ቅጣት እነዛኞቹ ደግሞ የፈጸሙትን የተለየ ከእነሱ ጋራ የተለየ ጥላቻ ካለኝ ደግሞ በጥላቸው መሰረት እነሱ ስራቸውን እንኳን ሰርተው እኔ ስላልወደድኳቸውና ስለጠላኋቸው ብቻ እነሱንም ወደ ቅጣት የማደርግ ከሆነ ተቋሙን ወደ ገደል ነው የምንመራው ማለት ነው። ስለዚህ ሁሉንም በእኩልነት የሚመለከት በስራ ብቻ የሚመዝን ስራን ብቻ የሚገመግም ነገር ያስፈልጋል እውቀት ያስፈልገዋል። ክህሎት ያስፈልጋል ልምድ ያስፈልገዋል። ዝም ብለን ዘለን ይሄን አድርጉ ይሄን አታድርጉ ብቻ የምንልበት መሆን የለበትም። ከእኛ በታች ያሉ እኛ የምናዛቸው በእኛ ስር ሆነው እኛ የምንመራቸው ሰዎች የተሻለ የሆነ ጥሩ የሆነ እውቀት ጥሩ የሆነ ልምድ ጥሩ የሆነ ሀሳብ ይዘው ሊመጡ ይችላሉ ይህንን ሀሳባቸውን አክብሮ መቀበል። ወሳኝነት አለው በአመራርነት ሂደት ላይ ከሁሉም በቃ እኔ ነኝ የምበልጥ ብሎ እኔን ማንም አይነግረኝም ማንም አይመክረኝም ከማንም እውቀት አልፈልግም የሚል ዝግ የሆነ አይምሮ የያዘ አመራር ግን። በምንም ታምር ለተቋሙ አያስፈልግም ማለት ነው።

በእኛ አካባቢ የሚኖረው የሰርግ ባህል ራሱን የቻለ ባህል አለው። በመጀመሪያ ደረጃ። ባል ሚስት የምትሆነውን ከፈለገ በኋላ ይህንንም የሚፈልጉ ቤተሰቦቹ ናቸው። የእርሱ ቤተሰቦች ወይም ባል ለሚሆነው ሰው ሚስት ትሆናለች ብለው የሚያስቧትን ሰው ያጫሉ። ከዚያ ይቺን ሰው ሚስት የምትሆነው ደግሞ ዝምድና የሌላት እና እነሱ በሚያስቡት ልክ በገንዘብም በዘርም በምንም በሃይማኖትም ያለውን ጉዳይ ተመልክተው ነው። ስለዚህ ይህንን ነገር ቤተሰቦቹ ሽማግሌዎችን ልከው ከሽማግሌዎች ጋር ቁጭ ብለው ይነጋገራሉ። ይሄ የዘመድ ቆጠራ የሚደረግበት ሂደት ነው። ዘመዱ ማነው? ማን ናት የሚለውን በሙሉ ማነው የሚለውን የእሱንም በሙሉ ይደረደራል። አባቱ አያቱ ወደ ጎንም ያለው በእናቱም በአባቱም በኩል ያለውን ዘሩ ይቆጠራል። የሚስቲቱም የምትሆነው እንደዚሁ ይቆጠራል። እንደዚህ ተቆጥሮ እነዚህ ሁለቱም ዝምድና የሌላቸው ሆነው ከተገኙ የሚስት ወገን ይህንን እቀበላለሁ ብሎ በስምምነቱ መሰረት ሊቀበል ይችላል። ላይቀበልም ይችላል እንደየሁኔታው ነው። የሚቀበለው ከሆነ ወደ ሰርግ የሚያድገው ከዚያ በኋላ ነው። ከዚያ እቀበላለሁ ካለ ሽማግሌዎችን ይፈቅድላቸዋል ልጅህን ለልጄ ይባላል እሺ ብሎ ይስማማል ማለት ነው። ይሄን ከተስማማ በኋላ የሰርጉ ቀን ይቆረጣል። በዚህን ቀን ሰርጉ ይደረጋል ተብሎ ይናገራል። ከዚያ በዚያ ጊዜ ሁለቱም ተጋቢው ተጋቢዎች ባልና ሚስት ምናልባት እነሱ ላይተዋወቁም ይችላሉ። አንዳንዶቹ ግን በገበያም በሆነ ነገር የገሌ ልጅ ናት የሚለውን ስለሚሰሙ እንደምን ብለው ተከትለው ሄደው ገበያም አካባቢ ቢሆን ወይም የሆነ ቦታ ላይ ለማወቅ ይሞክራሉ ግን አብዛኞቹ የሚተዋወቁ እዛው በጋብቻቸው ቀን ብቻ ነው። እንደዚህ ከተደረገ በኋላ በዋዜማው ይታረዳል ከብት ታርዶ። ፍሬዳ ተጥሎ በዛ ላይ ዳስ ተደርጎ በዛ ዳስ ላይ ብዙ ስራዎች ይሰራሉ። ይሄ የሰርጉ ዋዜማ ተያዥ ይባላል። ተያዥ ተብሎ በዚያ ጊዜ ብዙ ሰዎች ተሰብስበው እየዘፈኑ እየጨፈሩ ባህላዊ የሆነ ዘፈን እየዘፈኑ የሰርጉን ዋዜማ ያደምኩታል እንደዛ እንዳደረጉ ያድራሉ። ከዚያ ጠዋት ላይ ሙሽራው ታጣጥቦ ንጹህ ልብሱን ለብሶ ፈረሱን ይዞ ወደ ሙሽሪት ቤት ወደ ቀኑ ስድስት ሰዓት እና ሰባት ሰዓት አካባቢ ይሄዳል። ከዚያ በኋላ እዚያ ቦታ እንደደረሰ የሙሽሪት ቤተሰብ ደግሞ እነሱን ተቀብሎ ምግባቸውን አብልቶ ዳስ ውስጥ ተቀብሎ አስተናግዶ ከዚያ በኋላ ሙሽሬትን ከዚያ አግንቶ ይዞ ወጥቶ። በፈረስ አድርጎ ሙሽራይቱንም ይደግፋት ለብቻው ባልየው ደግሞ በሌላ ፈረስ ሆኖ ሁለቱ ወደ ባል ቤት ይመጣሉ ወደ ቤተሰቦቹ ማለት ነው። እንደዚህ ሆኖ። ከመጡ በኋላ ሁለቱም ማታ ላይ ብቻ አብረው አንድ ላይ ይመገባሉ ሌሎች ከእነሱ ጋር አብረው የሚሆኑ ሚዜዎች ያስተናግዳሉ ዘፈን ይዘፈናሉ ሁለቱ ባልና ሚስቶች። ስለማይተዋወቁ እነሱን ለማስተዋወቅ የተለያዩ አይነት ጨዋታዎችን እንዲያጫውቷቸው ያደርጋሉ። እንዲህ እያደረጉ ይታደራል አሁን ይሄንን እያደረጉ ለአርባ ቀን ሙሉ የ መልኩ ነው። የሚቀጥሉት እነሱን ሁለቱን እያጫወቱ አርባ ቀን ሙሉ። ሚዜዎችም በየሳምንቱ ዶሮ እያረዱ እያበሉ። በዚያ መልኩ ነው የሚቀጥሉ ይሄ የሙሽርነት ጊዜ ነው። ይሄን የሙሽርነት ጊዜ የሚያሳልፉት በዚህ መልኩ ነው ማለት ነው።